መብረቅ ትፈራለህ? አዎ መብረቅ ያው ያን ያክል ፈሪ ባልሆን እፈራለሁኝ አሁን እንግዲህ መብረቅ የሚያስፈራ ነው በሰማይ ላይ የላይት ምልክት ወይም ደግሞ በደጅታ ይባላል ቦክ ይላል ዝናብ በሚዘንብ ጊዜ ነው። እንግዲህ አብዛኛውን አብዛኛውን ጊዜ እንግዲህ በተለይ ክረምትና በጋ ክረምት ላይ እንደዚህ አይነት ነገር በጣም በብዛት የሚከሰትበት ነው። መብረቅ መብረቅ እንግዲህ ዝናብ በሚዘንብበት ጊዜ በጣም ደግሞ ከባድ ዝናብ በሚሆንበት ሰዓት እንግዲህ መብረቅ ይከሰታል ማለት ነው። ያው በሰማይ ላይ የሚከሰት የላይት አይነት ነው። መብረቅ ማለት እንግዲህ እሱ ጉዳት ያደርሳል ያው በሰዎች ላይ ሰውን ሁላ የሚገልበት አጋጣሚ አለው። እና ያው እንደዛ አይነትህ ክስተት ስለሚያደርስ በሰዎች ላይ ጉዳት ስለሚያደርስ በመንገዶችም ላይ በዛፎች ላይ እንዲህ በቤቶች ላይ። የእሳት ቃጠሎ ሁላ ያስነሳልና በዚህም ምክንያት እንግዲህ መብረቅ እፈራለሁኝ ማለት ነው። እንግዲህ አብዛኛው በእኛ አካባቢ የሚከሰተው በክረምት አካባቢ ነው። ያው በበጋ ሊኖር ይችላል ዝናብ ካለ ግን ብዙውን ጊዜ የምከሰተው በክረምት ነው ማለት ነው። መብረቅ ማለት እንግዲህ በሰማይ ላይ ያለ ብልጭታ ወይም ደግሞ የላይት እሳት የሚመስል ምልክት ዝናብ በሚዘንብበት ጊዜ የሚወጣ ነውና እሱ እንግዲህ ያስፈራል ወይም ደግሞ ብዙ ሰዎች የሚፈሩት ነው። እንድሁም ደግሞ መብረቅህ እፈራለሁኝ ማለት ነው።

ልደትን እንዴት ታከብራለህ? እንግዲህ ልደት የሚከበረው ያው የተወለደበትን ቀን በማስመልከት አንድ ሰው የተወለደበትን ቀን በማስመልከት በዚህ ቀን ተወልጃለሁ እያለ እንግዲህ አንድ አመት ሲሞላ ሁለት አመት ሲሞላ ሶስት አመትም እያለ በየአመቱ ልደቱን ያከብራል ማለት ነው። እንግዲህ ልደቱ በሚከበር በሰአት የተለያዩ ዝግጅቶች ይዘግጃሉ። ከዛ ቤተሰቦች ይጠራሉ ማለት ነው። ከዛ ያንን አመት ሁለተኛ አመት ሊሆን ይችላል ለሶስተኛ አመቱ ያንን በማስመልከት እንግዲህ እነዛን ዝግጅቶች በማዘጋጀት ሻማ በማብራት ነው ይሄ ልድት የሚከበረው አብዛኛውን ጊዜ እንግዲህ አብዛኛውን ጊዜ ያው በእኛ ጋር ብዙም ድርጅት አይከበርም በሙስሊሙ ማህበረሰብ ማለት ነው ያው በክርስቲያን ማህበረሰቦች ነው ልደት የሚከበረው። በዚህ መልኩ እንግዲህ ልደት ያከብራሉ ሰዎች ልዴት ሲያከብሩ ስጦታ ይሰጠጣሉ። ልዴት በሚያከብሩበት ሰዓት እንግዲህ ሰርፕራይዝ ይደራረጋሉ እንደዚሁም ደግሞ ለየት ያሉ ስጦታዎችን ከቤተሰብ ሊሆን ይችላል ከፍቅረኛ ከወይ ጓደኛ እንዲሆን ሰው ነው ከዘመድ ሊሆን ይችላል። የተለያዩ ስጦታ ይበረከትላቹዋል ማለት ነው የት የሚከበርላቸው ሰዎች እና እንግዲህ አብዛኞቹ ወይም ደግሞ አንዳንዶቹ ደምቅ ባለ ሁኔታ ከፍ ባለ ሁኔታ ያከብራሉ ማለት ነው። ልጃቸውን አንዳንዶቹ ደግሞ ያው ቀለል ባለ ሁኔታ የተወለዱበትን ምክንያት በማድረግ የሚደረግ የክብረ በዓል ነው ማለት ነው እንግዲህ እኔ ልደት ብዙም አክብሬም አላውቅም። እንግዲህ አብዛኛው ጊዜ የሚከበረው በክርስቲያና እምነት ተከታዮች ነው እና በዚህ መልኩ ነው ልዴት የሚከበረው ልደት ማለት እንግዲህ አንተው የተወለደበት ቀን ማለት ነው። እንግዲህ አመት ሲሞላው ወይም ደግሞ ሁለት አመት ሲሞላው ሁለት አመት ሆኖኛል ሶስተኛ ሶስተኛ አመቱ አራተኛ አመቱ እየተባለ ይከበራል ማለት ነው። በዚህ መልኩ አብዛኞቹ እስከ ላይ ድረስ ያው ትልቅ እስከሚሆን ድረስ ያከብራሉ አንዳንዶች ደግሞ ለህፃኖች ነው አብዛኛውን ጊዜ የሚከበረው የሁለት አመት የሶስት አመት ህፃን ሳሉ ያከብራሉ ማለት ነው። እንግዲህ እንዴት በዚህ

ስራዎችህን በቅደም ተከተል ታስቀምጣለህ? አዎ ስራዎችን እንግዲህ በቅደም ተከተል አስቀምጣለሁ ምክንያቱም ደግሞ ቀድሞ የሚሰራ አለ ቀስ ብሎ ዘግይቶ የሚሰራል አለ ማለት ነው እና እንግዲህ እንደ አስፈላግነቱ። አስቸኳይነቱ ስራዎችን በቅደም ተከተል በማስቀመጥ ቀድሞ መሰራት ያለበትን ወይም ደግሞ ቀድሞ አስቸኳይ የሆነውን ቶሎ ለመድረስ የሚያስፈልገውን ስራ ቀድሜ እሰራለሁ ማለት ነው። እንግዲህ ብዙ ስራዎች አሉ አሁን ቶሎ በአሁኑ ሰዓት አሁን እንዲደርስ የሚፈልግ ስራ አለ እንደዚህም ደግሞ ቀስ ብሎ ለወር ለሳምንታት ወይም ደግሞ ለአመታት እንዲደርስህ የምታቀድህ ስራ አለና እንግዲህ በቅድም ተከታለ። ዛሬ የሚያስፈልገውን ስራ ትቼ ለአንድ ሳምንት የሚያስፈልገውን ከአንድ ሳምንት በኋላ የሚፈልገውን ስራ ሳይሆን ዛሬ የምፈልገውን እለታዊ የሆነውን ስራ ቀድሜ እሰራለሁ ማለት ነው። እንግዲህ ይሄም ደግሞ እንደ አስፈላጊነት ነው ሆኖ የምወሰነው ምክንያቱም ደግሞ። ዛሬ አስፈላጊ ዛሬ ካለፈ ከሌላ በሌላ ቀን የማይቻል ነገር ከሆነ የዛሬውን ነው ማስቀደም ያለብኝ እንጂ። ከዛ በኋላ የሚመጣውን አይደለምና ስራዎችን እንግዲህ በቅድም ተከተል እሰራለሁኝ ማለት ነው። እንዴ ውጤታማነታቸው በቅድም ተከተል ነው? ስራዎችን የምሰራው እንደዚሁም ደግሞ ስራን በቅድም ተከተል ትሰራለህ? ወይ ማለት እንግዲህ አንዴን ስራ ስንጀምር ዝም ብለን ከመሃል ላይ ወይም ደግሞ ወደ መጨረሻህ ላይ ጀምረን አይደለም የምንሰራው አንድን ስራ እንግዲህ ከስር ከመሰረቱ ከመጀመሪያው ጀምረን እያንዳንዷን ተግባር እያንዳንዷን ሁኔታ። በማስተካከል ነው ስራን መስራት ያለብን እንጂ። ዝም ብለን ገና ከስር ሳንሰራ ግማሹን ሳንሰራ ከግማሽ በላይ ጀምረን ቶሎ እንጨርሳለን የምናል ከሆነ። ስራው የሚያምር ወይም ደግሞ ውጤታማ አይሆንም የተበላሸ ስራ ስለሚሆንብን እንግዲህ ስራ ቅደም ተከተሎችን። ጠብቄ እሰራለሁ አሁን የስራ ቅድም ተከተል የምላቸው እንግዲህ በ ቶሎ በሰአት መግባትም ይሆናል። እንደዚሁም ደግሞ የስራ ልብሶችን መጀመሪያ መልበስ ከዛም በመቀጠል ደግሞ። የስራ ማተሪያሎችን በመያዝ ከዛ ለስራው አስፈላጊ ወይም ደግሞ በቂ የሆኑ ዝግጅቶችን ማድረግ። ከዛም በኋላ ስራው ከሚጀመርበት ሁኔታ መጀመር እነዚህ አሁን ለምሳሌ የስራ ቅደም ተከተሎች ናቸው። መጀመሪያ ህጉን ማክበር አለብህ። አሁን ለምሳሌ የተለያዩ ስራዎች አሉ እና ካለ ህጉ ዝም ብለን የምንሰራ ከሆነ። አሁን ለምሳሌ በተማሪ እንደሆነ እኔ በላብራቶሪ ክላስ ውስጥ አሁን የስራ የዛ ውስጥ የምንሰራው ቅደም ተከተሎች አሉ መጀመሪያ አሁን ለምሳሌ እዛ ከመግባታችን በፊት ቅድመ ጥንቃቄ ወይም ካውሽን የሚባል አለ። እሱን አድርገን ነው ለኛ የሚሆን ልብስ ለላብራቶሪው ክላስ የሚሆን ልብስ ሊሆን ይችላል። ጫማ። ሽፍን የሆነ ጫማ ሌዘሪ ቆዳ የሆነ እንደዚሁም ደግሞ ልብስ ደግሞ ሙሉ ሰውነታችንን ሊሸፍን የሚችል ለእሳት ብዙም ተጋላጭ ያለ አይደለ ይለበሳል። አሁን ለምሳሌ ኬሚስትሪ ላብ ክላስ ገብተን ስራዎችን ለመስራት በምፈልግ ሰዓት እዛ ከገባን በኋላ ደግሞ የተለያዩ ማድረግ የለለብን ነገሮች አሉ። ከዛ ቀጥሎ ቅደም ተከተሉ መብላት ማጨስ ወይም ደግሞ መጠጣት ማሽተት የተለያዩ ኬሚካሎችን አይቻልምና። እነዚህ እነዚህን አለማድረግ በማድረግ ቅድም ተከተሉን ከዚህ ጀምረን እንትን እንትላለን እንዲሁም ደግሞ ተቀጣጣይ የሆኑ ኬሚካሎችን ማቀላቀል የለብንም። ከዛ ደግሞ ስራዎችን ከመጀመሪያችን በፊት መጀመሪያ የሀላፊውን ፍቃድ ማግኘት ይኖርብናል ማለት ነው። እንግዲህ ከዛም በኋላ ስራዎችን ጀምረን ስራዎችን በቅደም ተከተልና መጀመሪያ መስራት ካለበት ጀምረን በመስራት ነው። ውጤት ስራውን ትክክለኛ ወይም ደግሞ ውጤታማ ወይም ደግሞ በእኛ ላይ ጉዳት እንዳያደርስ ልናደርግ የምችለው እና የስራ ቅድም ተከተል መጠበቅ። በጣም አስፈላጊና ዋነኛው ነገር ነው ማለት ነው። አሁን ለምሳሌ አንድ ቤት ሳይቆፈር አሁን እንደ አንድ ቤት ለመስራት ቢፈለግ ሳይቆፈር ጉድጓድ ሳይቆፈር ዝም ብሎ ሜዳው ላይ እንጨት አቁሜ እሰራለሁ ቢባል። አይቻልምና መጀመሪያ የስራው ቅደም ተከተል የቤቱን ጉድጓድ መቆፈር ነው እና ያንን ማድረግ። አለብን ከዛ በኋላ እንጨቶች ከቆሙ በኋላ ነው የሚሰራው ጉድጓድ ከተቆፈረ በኋላ እንጨቶች ይቆማሉ። እንጨቶች ደግሞ እንጨቶችን አቁመን ደግሞ ዝም ብለን ብንሰራው ቤቱ የመዝመም ወይም ደግሞ የመወላገድ ባህሪ ይኖረዋል ማለት ነው። ምክንያቱም በመጀመሪያ እንጨቱን ካቆምን በኋላ የሚከተል ነገር አለ ማለት ነው። እንጨቱን ካቆምን በኋላ ዝም ብለን ጣሪያዎችን የምንሰራ ከሆነ። ግድግዳዎችን በደንብ የምንሰራ ከሆነ ጭቃዎች ወይም ደግሞ የህፃዎች ከሆኑ እንትን የምንል ከሆነ ከታይ መሰረት ውሃ ልክ ይበላል ወይም ደግሞ ካብ ይባላል እሱ ካልተደረገ። ቤቱ አደጋ ላይ ሊወድቅ ስለሚችል መጀመሪያ ቅደም ተከተሉን ጠብቀን እያንዳንዷ ስቴፕ መስራት አለብን ማለት ነው። ይሄ እንግዲህ ለስራው ውጤታማ ናት እና የተሻለ ፍሬያማ እንዲኖረው አስፈላጊ ነው ማለት ነው። እንደዚሁም ደግሞ አሁን በግብርናው ዝርፍ ስንሄድ ማሳዎችን ለእርሻ ስራ በማዘጋጀት ማዳበሪያ በማድረግ ኮምፖስት በማዘጋጀት። መስራት ሲገባን ነገር ግን ዝም ብለን ያለ ቅድመ ዝግጅት ወይም ደግሞ ያለ ቅደም ተከተል ዝም ብለን አዝርቶችን። የትኛውም ቦታ ላይ የምንዘራቸው ከሆነ በተለያዩ አረሞች ሊበላሉ እንደዚሁም ደግሞ የተፈለገውን ምርት አይሰጡም። ምክንያቱም ደግሞ መሬቱ የተዘጋጀው የተዘጋጀ ወይም ደግሞ ያልዳበረ ይሆናል። እንደዚሁም ደግሞ አረም የበዛበትና ያለሰለሰ ስለሚሆን ይሄም ደግሞ ለሰብሎቹ በጣም አደገኛና አጋላጭ ስለሆነ። መጀመሪያ ቅደም ተከተሉን ጠብቀን የእርሻ ማሳውን ማዘጋጀት ከዛ አረሞችን ማጥፋት። በማድረግ እንግዲህ የእርሻ ስራን ማስ

አዎ ብዙ ሰነዶችን ታዘጋጃለህ ወይ? እንግዲህ ሰነዶችን አዘጋጃለሁ ሰነድ እንደሚያስፈልግነቱ ይዘጋጃል። ማለት እንግዲህ የሆነ መረጃን ወይም ደግሞ ማስረጃን ወይም ደግሞ ታሪካዊ ክስተቶችን ለመመዝገብ እንደዚሁም ደግሞ ለማስተላለፍ ወይም ደግሞ ለማስቀመጥ በተለያዩ ሁኔታዎች በጽሁፍ ሊሆን ይችላል በምስል በድምጽ ወይም ደግሞ ዲጂታል በሆነ መልኩ የተዘጋጀ ሊሆን ይችላል። የሆነ በቃ ያንን የያዘ ወይም ደግሞ ይዘት ያለው ቁሳዊ የሆነ ወይም ደግሞ የተለያየ የተለያየ እቃ የሆነ ወይም ደግሞ ኤሌክትሮኒክስ ማስረጃ መረጃ ነው ማለት ነው። እንግዲህ እንዴ ማስረጃነት የሚያገለግል ነው። የሰነድ የሚባለው እንዴ ማስረጃ ወይም ደግሞ አሁን ለምሳሌ በህግ ደረጃ እንዲህ ህጋዊ ስምምነት ወይም ደግሞ ታሪካዊ ሰነድ ሆኖ የሚያገለግል ነው ማለት ነው። ይሄ በወረቀት ወይም ደግሞ በወረቀት ወይም ደግሞ በዲጂታል ሊሆን ይችላል በኮምፒውተር አሁን ለምሳሌ ላፕቶፕ ላይ ሊሆን ይችላል በወረቀትም ሊሆን ይችላል ማለት ነው። እንግዲህ ሰነድ ማለት በዚህ መልኩ የሚዘጋጀው ሰነድ እንግዲህ እንደሚያስፈልግነቱ ለማስረጃነት ወይም ደግሞ የመልእክት ለማስተላለፍ ከፈለኩኝ እንግዲህ ሰነዶችን አዘጋጃለሁ ማለት ነው። እንግዲህ ሰንዶችን አብዛኛው ጊዜ የማዘጋጀው እኔ በጽሁፍ መልክ ነው። በምስል ወይም በድምጽ መልክ ብዙም ያዘጋጀሁበት ሁኔታ የለም ወይም ደግሞ አላዘጋጅም ማለት ነው። በጽሁፍ ነው። አብዛኛውን ጊዜ ሰነዶችን የማዘጋጀው እንግዲህ ሰነድ የመረጃ መያዣዎችን በመሆን ያገለግልል አሁን ለምሳሌ የጽሁፍ የጽሁፍ መረጃዎችን ሊሆን ይችላል። የፎቶግራፍ ዝም የድምጽና የቪዲዮ መረጃዎችን ለመያዣነት የሚያገለግልህ ነው ማለት ነው። እንደውም ደግሞ እንደ ማስረጃነትም ያገለግላል። አሁን ለምሳሌ ህጋዊ ወይም ደግሞ ታሪካዊ መስረጃ አሁን ለምሳሌ አንድ ነገር ሲፈጠር ያለ እዛ ነገር ህጋዊ የመሆኑ ማስረጃ የሚያገለግል ነው ማለት ነው። አሁን ደግሞ ሰነድ ያው ለምሳሌ በ እንትን በነጋዴዎች ላይ ሊኖር ይችላል አሁን ለምሳሌ ያ ነጋዴ ንግድ ላይ ሆነው ለዛ ለነጋያቸው ያወጡት ህጋዊ ፍቃድ ያንን የሚያስረዱ የሚያስረዱበት ሰነድ ይሆናል ማለት ነው። ወይም ደግሞ አሁን ለምሳሌ በውርስ አንዲ አካል የሆነ ውርስ ይገባኛል ብሎ ከመጣ ለዛ ለውርሱ ህጋዊ በመሆኑ እንዴ የሚገባው ለማስረዳት ያንን ሰነዴ ይዞ የሚመጣበት ሁኔታ ለማለት ነው። እንደዚህ ህጋዊ ማስረጃን ወይም ደግሞ ታሪካዊ ወይም ደግሞ አስተዳደራ ወይም ማስረጃ ሆኖ የሚያገለግል አለ። አሁን ለምሳሌ ሰነድ እንግዲህ የአንድን ታሪክ የአንድን ሀገር ሊሆን ይችላል የአንድን ግለሰብ ታሪክ በመያዝ እንደ ማስረጃነት ሆኖ ያገለግላል ማለት ነው። ለዛ ስለዛ ሰው ወይም ደግሞ ስለዛች ሀገር ማስረጃ በመሆን ያገለግላል። ወይም አስተዳደራዊውን የአንድ ሀገን አስተዳደር አሁን ለምሳሌ የኢትዮጵያን አስተዳደራዊ ሁኔታ በመጠቆም ወይም ደግሞ በማመልከት እንግዲህ ያገለግላል ማለት ነው። እና ማስረጃ በዚህ በዚህ መልኩ አይዘጋጃል እኔ እንግዲህ በጽሁፉ መልክ ለምሳሌ ህጋዊ ለሆኑ ነገሮች ማስረጃዎችን ያው ብዙም ባላዘጋጅም በመጠኑ አዘጋጃለሁ ማለት ነው። እንዲህ ዝም ደግሞ ለተለያዩ እንዲህ ሰነዴ መረጃ ለመዝገብም ያገለግላል ለማስቀመጥም ደግሞ ያገለገለ ሰነድ የምንለው እንግዲህ ከተለያዩ ነገሮች የተዘጋጀ በዲጂታል ወይም በወረቀት መልክ ነው። እንግዲህ መረጃዎችን ለመመዝገብ የሚሆን ለማስተላለፍ የሚያገለግል ነው ማለት ነው። ሰነድ እንግዲህ በጣም አስፈላጊ ሁኔታ ነው ነገር ግን በዚህም ሁኔታ መጠንቀቅ አለብን። ምክንያቱም ደግሞ ህገወጥህ የሚባሉ ሰነዶች አሉ። እና ህገወጥ በህገወጥ በሆነ መንገድ ሰዎች ያላግባብ የሚያሰሩት ህጋዊ መስለው ነገር ግን ህገወጥ ሰዎች የሚያሰሩ ብዙ ሰነድ ያለና እሱን ሰነድ እንግዲህ እሱን ሰነድ እንግዲህ በጥንቃቄ ወይም ደግሞ እሱን በጥንቃቄ በማስጠንቀቅ ወይም ደግሞ በመጠቀም መደረግ አለበት ማለት ነው። ምክንያቱም ደግሞ ሰነድ በጣም አስፈላጊና የአንድ ሰው ወይም ደግሞ የአንድ ሀገር ዋና መረጃ ሊሆን ስለሚችል ማለት ነው። እንግዲህ በጣም አስፈላጊ አሁን ለምሳሌ ሰነዶች እንግዲህ በተለያዩ ቦታዎች ሊገኙ ይችላሉ። በሃይማኖት ተቋማቶች የሃይማኖት ተቋማው ለምሳሌ አንድ ሰነድ አዘጋጅቶ ለመንግስት አቅርቦ የሆነ ቦታ እንዲሰጠው የእምነት ማሴጃ ተቋም መስሪያ እንዲሰጠው ሊያደርግ ይችላል ማለት ነው። ህጋዊ ከሆነ እንግዲህ ያ ሊደረግለት ይገባል። እና አጭበርባሪ ወይም ደግሞ ከማጭበርበር የተቆጠበ እንዲሆን በዚህ ላይ በጥብቅ ሁኔታ መሰራት ሊያስፈልገው ይችላል። እንግዲህ ሰነዶች በዚህ መልኩ ይዘጋጃሉ እኔም በዚህ መልኩ ለማዘጋጀት እሞክራለሁ ማለት ነው

በምንጣፍ ላይ ትቀመጣለህ? አዎ በምንጣፍ ላይ እቀመጣለው እንግዲህ አብዛኛው ጊዜ የሳሎን ቤት እና መኝታ ቤቶች ምንጣፍ ናቸው እነሱ ላይ እቀመጣለሁ ማለት ነው። እንደውም ፍራሽ ከመቀመጥ ይልቅ በምጣፍ ላይ መቀመጥ ስለሚያስደስተኝ። አብዛኛውን ጊዜ በምንጣፍ ላይ እቀመጣለሁ ቤት ውስጥ እንግዲህ ሳሎን። ያው የተነጠፈ ነው ምንጣፍ ማለት ወለሉ በተለያዩ አይነት ምንጣፎች በሸራ ሊሆን ይችላል። እንደዚሁም ደግሞ የተለያዩ አይነት ምጣፎች አሉ። ዘመናዊ ምጣፎች ከላይ ከታች ከወለሉ ላይ የሚነጠፉ መሬት ላይ ወለሉ ላይ የሚነጠፉ ኮምፈርትብል የሆኑ ቤቱን ከአቧራ የሚጠብቁ እንዲሁም ደግሞ የተለያየ እርጥበትን የሚጠብቁ ናቸው። ማለት ነው እንግዲህ እዛ ላይ እቀመጣለሁ እንደዚሁም ደግሞ መስገጃ አለ። አሁን ለምሳሌ እኔ ሙስልም ስለሆንኩ ሰለዓቶችን እሰግዳለሁ ያን በምሰግድበት ሰዓት መስገጃው እንግዲህ የምንጣፍ ነው ማለት ነው የምንጣፍ አይነት ነው። ወይም ደግሞ አረብያን መጅልስ የሚባለው የምንጣፍ አይነት ስለሆነ በዛ ላይ ቁጭ እላለው ወይም ደግሞ እቀመጣለሁ ማለት ነው። እንግዲህ እዛ ላይ ተቀምጬ ስላቴን ሰግቼ ለአላህ ወይም ደግሞ ለጌታዬ ጸሎት አድርጌ ነው። እንግዲህ ከዛ የምነሳው እና ወንጣፍ ላይ ቁጭ ላለው። እንደዚሁም ደግሞ ቤት ውስጥ ምንጣፎች አሉ። የተለያዩ ምንጣፎች በመኝታ ቤትም እንደዚሁም ደግሞ በሳሎንም ምንጣፍ አለ። እንግዲህ እዛ ምን እጠፍ ላይ ቁጭ እላለው ማለት ነው። እራትም በምንበላ ሰዓት ከቤተሰቦቼ ጋር በማወራበትም ሰዓት እንደዚሁም ደግሞ የተለያዩ ወሬዎችም በሚወራበት ሰዓት። እንግዲህ በመጣፍ ላይ በመሆን እንደዚሁም ጓደኞቼ ቤትም በምሄድበት ሰዓት ምንጣፍ ላይ ቁጭ ብዬ ከጓደኛዬ ጋር እጨዋታለው ወይም ደግሞ እቃለደለው ማለት ነው። እና በምንጣፍ ላይ እቀመጣለሁ ማለት ነው። ምንጣፍ የምንለው እንግዲህ በወለል ላይ ወይም ደግሞ በመሬት ላይ ቤት ውስጥ በመሬት ላይ ወይም በወለል ላይ የሚነጠፍ ምናምን ማለት ነው። እንደዚሁም ደግሞ በእምነት ተቋማት በመስጊድ ሰሄድ መስጊድ ውስጥ ሙሉ መንጣፍ ነው እንግዲህ እዛ ላይ ቁጭ እላለሁ። አሁን አብተኛውን ጊዜ ቁርአን ወይ በምቀራበት ሰዓት ወይም ደግሞ ሰላት በምሰግድበት ሰዓት እዛ ውስጥ ቁጭ እላለሁ ማለት ነው። እና ምንጣፍ ላይ እንግዲህ አብዛኛውን ጊዜ እቀምጣለሁ ማለት ነው። እንግዲህ በሌላ በኩል የአልጋ ምንጣፍ አለ። አሁን አልጋ ላይ የምንጠጥም የምንጠፍ ከታች ያም ራሱ ምንጣፍ እንዲህ ምንጣፍ ይባላል እና እሱም ላይ እንግዲህ ቁጭ እላለሁ ማለት ነው። አልጋ ላይ ቁጭ በምልበት ሰዓት ምንጣፍ ላይ አልጋው ላይ ምንጣፍ አለ። ከዛ ላይ ነው እኔ እንግዲህ ቁጭ የምለውና አብዛኛውን ጊዜ እዛ ላይ ቁጭ ይላል ማለት ነው። በመንጣፍ ላይ እንግዲህ እቀመጠለውኝ ማለት ነው።